ቅርብ ጓደኛዬ ወይ እስኪ ስለሱ አንዳንድ ነገር ልበል እጅግ በጣም የተለየ ነው። ያለ ነገር ሁሉ ነፍሱንም ቢቀር ለኔ የሚሰስት አይነት ጓደኛ። ነው ያለኝ እና በጣም ነው የምወደው እውነቱን እሱ በሚወደኝ ልክ እኔ መውደድ ባለመቻል በጣም አዝናለሁ። የተለየ ነው እጅግ በጣም ነው የሚወደኝ የተለየ ነው። ሲከፋኝ ሲከፋኝም ደስ ሲለኝም አብሮኝ ከጎኔ ነው ያለው አይለየኝም። እሱ ማለት ለኔ በምን ቃላት እንደምገልጸው እኔ እንጃ ብቻ። አለ አይደለ ከራስህ በላይ የምትወደው አይነት ሰው። ልክ እንደሱ ነው የሚወደኝ።

የማስታውሰው እጅግ በጣም ጥሩ የምልው አለኝ የሚገርመው በጣም ልጅ እያለሁ ያስተምራኝ ነው አራተኛ ክፍል ከዛ ቀጥሎ ሰባት እና ስምንት ያስተማረኝ እንግሊዘኛ ነገሮች ጭራሽ ብሎ እንኳን የማይረሳ ትዝታ ያላቸው መምህሮች ናቸው ዘጠኝ አስር አንድ የጂኦግራፊ መምህር የሚገርም ብቃት ያለው ሰው ነው። አደርገዋለሁ ያለውን ነገር ያደርገዋል ሳምንት ጠብቁኝ ያለውን ነገር በሳምንቱ ያደርገዋል። እና እንደዚህ አይነት መምህር ነበረኝ በየ ላይፍ በየጊዜው ጥሩ መምህር አጋጥሞኝ ያውቃል እና አልረሳቸውም እንደዚህ እንደዚህ ያሉ ነገሮችን ዩኒቨርሲቲም እንደዚህ አይነት መምህሮቻችን ከምንም በላይ በጣም የማስታውሰው የጂኦግራፊክ መምህሬን ነው።

ዶሮ አለህ አለኝ። እንደውም ከ ለሶስት ለአራት አመታት በዶሮ ማርባት ስራ ላይ ተሰማርቼ ነበር የቆየሁትኝ። አሁን የነዛ ተርፍራፊዎች ጥቂት ዶሮዎች አሉኝ። እነዛ እንቁላላቸውን ለምግብ ብቻ ነው የሚሆነው። ከዛ በፊት የነበሩት ግን። ለገቢ ማስገኛ ለገቢ ምንጭነት ነበር የሚያገለግሉት። ልክ እንደ ፋርም ፋርም ደረጃ ስለነበረ ጥሩ ኢኮኖሚካሊም ዲቨሎፕ ሆኜባቸዋለሁ ብዬ እያሰባለሁ። አሁንም ድጋሚ የመስራት እቅድ አለኝ።

ደብዳቤ መጻፍ የለት ከለት ተግባሬ ነው። ደብዳቤ ማለት 'ዴይሊ ዲያሪ' አለ አይደል 'ዴይሊ ዲያሪ' ሁሌም እየመዘገብኩ አስቀምጣለሁ እና። ደብዳቤ መጻፍ በዛ ልክ ከሆነ የእለት ከእለት ተግባሬ ነው። እወዳለሁ ሁሉንም ነገር 'ዶክመንትድ' አድርጎ ማስቀመጥ ደስ ይለኛል።

ያህል ጊዜ ገበያ ትሄዳለህ እንደአስፈላጊነቱ ነው ገበያ የሚሄደው። አስፈላጊ ሲሆን በሳምንቱ ሁለቴም ልሄድ እችላለሁ ካልሆነ ደግሞ ወር ሙሉ ላለሄድ እችላለሁ እና የገበያ የመሄደ ነገር እንዳስፈላጊነቱ የሚወሰን ነገር ነው። እንጂ በዚህ ቀን እሄዳለሁ በዛ ቀን አልሄድም። ብዬ ፖይንት ምንድን ነው? እቅድ ያወጣሁበት ነገር አይደለም የሚወጣበት እቅድ የሚወጣበት ሁሉ አይመስለኝም። ምክንያቱም ሰው ሲያስፈልገው ነው የሚሄደው። ነገ ወይም ደግሞ ያስፈለገኝ። እላለሁኝ በዛ አይነት ከሆነ ግን። የቀደመ እቅድ ስለሆነ በሳምንት ምን ያክል ጊዜ ትሄዳለህ የሚያስብል ጥያቄ አይደለም።